ትንኞች በአካባቢዎ አሉ ይላል? እንግዲህ ያው ትንኞች በአካባቢያችን በብዛት ይገናኙ ይገኛሉ። በተለይ ለወባ መንስኤ የሆኑ ትንኞች አሉ እንዲሁ ዝም ብለው የሚዞሩ ትንኞች አሉ። ስለዚህ እነዚህ ትንኞች በአካባቢያችን በብዛት በቤት አካባቢ ይገኛሉ። እና እነዚህ እንትን ደግሞ መከላከል ያስፈልጋል። ብዙ ትንኞች ለወባ መንስኤ ሊሆን ይችላሉ ስለዚህ ይህንን ወባ ደግሞ የምንከላከልባቸው መንገዶች አሉ። ከእነዚህ ውስጥ የአካባቢያችንን ንጽህና በመጠበቅ ያቆሩ ውሃዎች የቆሩ ውሃዎች ካሉ እነሱን ውሃ በማፋሰስ አካባቢያችንን ጽዱ ማድረግ እንችላለን። ወንዝ ካለ የቆመ ወንዝ ሱንን ቦይ በመስጠት በህብረት ህብረተሰቡ በአጠቃላይ ወጦ አካናቢውን ሊያጸዳ ይችላል ማለት ነው። ከዛ ውጪ ደግሞ ወባን የምንከላከልበት መንገድ አለ። ከእነዚህ ውስጥ አንዱ የአጎበር መጠቀም ነው። የወባ አጎበር ተጠቅመን ወባን ወይም ትንኝን መከላከል እንችላለን ማለት ነው። ምክንያቱም ሴቷ የወባ ትንኝ ወባ ታስተላልፋለች። ወባን ከአንድ ሰው ከጤነኛ ሰው ወደ ከበሽተኛ ሰው ወደ ጤነኛ ሰው የማስተላለፍ እድል ስላላት ይቺንን ወባ ምን ማድረግ አለብን? መከላከል አለበት ህብረተሰቡ ማለት ነው። ስለዚህ አጎበር ሁል ጊዜ ማታ ላይ በመጠቀም ከወባት ትንኝ ንክሻ ነፃ መሆን አለብን። ምክንያቱም ማታ በምንተኛበት ሰዓት ትንኞች መጥተው ደማችንን ይመጣሉ። አንዱን ነክሰው ደግሞ ሌላውን ይነክሳሉ በዚህን ጊዜ ወባ ከአንድ ሰው ወደ ላሰው ይተላለፋል ማለት ነው። በተለይ ህፃናት ብዙ የበሽታ መከ የመከላከል አቅም ስለሌላቸው ህፃናቶች ለዚህ በጣም የተጋለጡ ናቸው። እና እነሱን በደንብ መንከባከብ ያስፈልጋል። አጎበር እንዲጠቀሙ እንዲሁም ሽማግሌዎች በጣም ትልልቅ የሆኑ ስልሳ ሰባ ሰማንያ በላይ የሆኑ አዛውንት ሽማግሌዎች ወባን መከላከል አለባቸው ከወባ ንክሻ ነፃ መሆን አለባቸው። ምክንያቱም ምናልባት እንኳን በወባ ቢያዙ ቶሎ አገግሞ የመዳን እድላቸው በመድሃኒት ወስዶ የመዳን እድላቸው ዝቅተኛ ስለሚሆን ማለት ነው። ህፃናትን ሽማቅሌዎችን በደንብ መንከባከብ አለብን ማለት ነው። ከዚህ ውጪ ወባም ወባ እንኳን የማያስተላልፉት እንኝዎች አሉ እነሱ ትንኞች ደግሞ ፊታችንን ያበላሻሉ። ሰውነታችን ላይ ትጉትጉ ያለ ቀይ ቀይ ነገር ሌላ ከለሪ ያለው እንትን ያመጣሉ። እና ያ ምንድነው? ማታ በምንተኛ ሰዓት ሰውነታችንን ይበሱናል ደማችንን ይመጣሉ። ማነው? ስለዚህ በሚመጡበት ጊዜ ያው ሰውነታችን ይቆጣል ለአለርጂክ መንስኤ ይሆናል። እንደተለያዩ አለልችኮች ስለዚህ ምንድነው የምናደርገው? አንደኛ በጊዜ ቤታችንን በመዝጋት የውባ ትንኞች በቤት አካባቢ እንዳይኖሩ ማድረግ እንችላለን። የተለያዩ መድኃኒቶች አሉ። እነሱን ፀረ ፀረ መድሃኒት ወይም ደግሞ ፀረ ትንኝ። መድሃኒቶችን ቤቱ አካባቢ በመርጨት ምን ልንከላከለው እንችላለን? የተለያዩ ጭስ ምሸት አካባቢ በተለይ ቤትን ቶሎ በመዝጋት መስኮትን ቶሎ በመዝጋት። ጭስ በማጨስ ወይራ ሰንደል አለ አሁንም ወባንም ትንኞችን ሊያባርር የሚችሉ ሰንደሎች አሉ ልክ በሰንደል ምልክት የተዘጋጀ ማለት ነው። ስለዚህ እነዚህን ተጠቅመን ትንኞችን ማባረር አለብን። ከዚህ በተጨማሪ ትንኞች የተለያዩ ሌሎች በሽታዎችን ያስከትላሉ። እጽዋትን ምግብን ይበክላሉ እጽዋትን በማለት እጽዋቶች አዝርቶች ምርት እንዳያመርቱ ያደርቃሉ ልክ እንደበሽታ መንስኤ ይሆናሉ ማለት ነው። ስለዚህ እነዚህን ጥንኞች ባገኘነው አጋጣሚ መከላከል ማስወገድ አለብን ማለት ነው። በአብዛኛው ያው የሚራቡት ውሃማ አካባቢ ነው። ውሃ ወንዝ ኩሬ ሀይቅ ካለ ወይም ደግሞ የተለያዩ እቃዎች በቤታችን አካባቢ ውሃ ሊያቆሩ የሚችሉ እቃዎች ካሉ እነሱንም በማስወገድ አካባቢያችንን ንጽህና በመጠበቅ የቤታችንን ንጽህና በመጠበቅ። ከትንኞች አካባቢያችንን ከትንኞች ነፃ ማድረግ አለበት ማለት ነው። ስለዚህ እነዚህን ትንኞች ማስወገድ በጣም ጠቃሚነት አለው ማለት ነው።

የምትወደው መተግበሪያ ምንድነው? ይላል እንግዲህ ያው የተለያዩ መተግበሪያዎች አሉ እነዛን መተግበሪያዎች እንደ አግባቡ እንደየሁኔታው እጠቀምባቸዋለሁ ማለት ነው። ለምሳሌ ፌስቡክ አለ ቴሌግራም አለ ኢሜል አለ ዋትሳፕ አለ የመሳሰሉት መተግበሪያዎች አሉ። ስለዚህ እነዚህን በተግባሪዎች ዩቲዩብ አለ እንደ ሁኔታው እንደምትፈልግበት እንደምጠቀምበት ሁኔታ እትጠቀማለው ማለት ነው። ለምሳሌ ዩቲዩብን የተለያዩ ትምህርታዊ ይዘት ያላቸውን ፕሮግራሞች ትምህርቶች ለማጥናት ለማንበብ እጠቀምበታለሁ። የተለያዩ መረጃዎችን በሀገር አቀፍ ደረጃ በአለም አቀፍ ደረጃ ምን ስራዎች ተከናወኑ ምን ምን አዲስ ሁነቶችን ተካሂዱ የሚለውን የማይበት ነው በዩቲዩብ ማለት ነው። ለምሳሌ ኳስ በዩቲዩብ አያለው። ኳስ የእንግሊዝ ፕሪሚየር ሊግ የኢትዮጵያ ፕሪሚየር ሊግ የመሳሰሉትን የጣሊያን ሲኒያ የስፔን ላሊጋ የመሳሰሉ ጨዋታዎችን በዩቲዩብ አማካኝነት እጠቀማለሁ። ወይም ሌላ ለትምህርት የሚያስፈልጉኝ ቲቴሪያሎች ትምህርቶችም በዩቲዩብ ላይ በማውረድ ወይም ቀጥታ እዛው ላይ ኦንላይን ላይ መከታተል እችላለሁ ማለት ነው። ከዛ በተጨማሪ ግን በአብዛኛው የምጠቀመው ቴሌግራምኝ እና ፌስቡክ ብዙን ጊዜ በየቀኑ መጠቀማቸው መተግበሪያዎች ናቸው። ምክንያቱም ፌስቡክን ብዙ ሰው መጠቀም ይችላል በቀላሉ የሚጠቀም ነው አክሰስ መደረግ የሚችለው ፌስቡክ ባል ነው። ስለዚህ ፌስቡክ ላይ ጓደኞች የተለያዩ አንቂዎች ማህበራዊ አንቂ የሚባሉት ሰዎች የሚለቋቸው መረጃዎች አሉ። በሀገራዊ ጉዳይ በሀገር በሀገር አቀፍ ጉዳይ በከተማችን ዙሪያ በግብርናው በትራንስፖርት ዘርፍ በተለያዩ በጤናው ዘርፍ የሚለቀቁ መረጃዎች አሉና ምን አዲስ ነገር አለ? ብዬ በየቀኑ ቴሌግራም እና ፌስቡክ እከታተላለሁ ማለት ነው። ስለዚህ ፌስቡክ እኔም የሆነ አዲስ ነገር ሲኖር ጓደኞቼ እንዲያውቁ እፈልጋለሁ ብዬ ማሰብ ከሆነ በፌስቡክ አማካኝነት ለምሳሌ የልጆች ፎቶ ይለቀቃል። የኔ ፎቶ እለቃለሁ የሆነ አዲስ ቦታ በማየበት ጊዜ ሌሎች ሰዎችም ሄደው እንዲጎበኙት ያንን ፎቶ ያንን ቦታ ፎቶ በመነሳት እለቃለሁ የተለያዩ ጽሁፎችን አጋራለሁ መረጃ ስፈልግ እዛ ጋር እንትን እላለው ማለት ነው። ስለዚህ ፌስቡክ በጣም ወሳኝ ነው። በየእለቱ እኔም የሳላየው አልውልም ማለት ነው። ሌላው ቴሌግራም ነው ቴሌግራም በጣም ወሳኝ የሆነ መተግበሪያ ነው። መረጃን የምንለዋወጥበት ከጓደኛ ጋር ከቤተሰብ ከፈለኩት ሰው ጋር ከፈለግን በወሬ መልኩ ወሬ እያወራን ያለውን መረጃ እንቀያየራለን። ዳታ እንላላካለን እኔ የምፈልገው ዳታ ካለ መረጃ ካለ ያንን መረጃ በቴሌግራም እልካለሁ ማለት ነው። ስለዚህ ቴሌግራም ብዙ ጊዜ ያው ሰዎች የሚጠቀሙት። አንድ ለአንድ ለምሳሌ የሆነ ጓደኛዬን ሚስጥራዊ በሆነ ሁኔታ ማውራት ብፈልግ በሱ የቴሌግራም አድራሻ መረጃዎችን እልክለታለሁ ፎቶዎችን እልክለታለሁ ወሬዎች ካሉ ወሬዎችን ጽፌ እልክለታለሁ በድምጽ ከፈለኩ በድምጽ ከፈለኩ በጽሁፍ እልክለታለሁ ማለት ነው። ስለዚህ በዛ መሰረት መረጃን እንቀያየራለን ማለት ነው። ከዛ ውጪ ደግሞ በአብዛኛው የምጠቀመው አሁንም በተለይ በስራ ቦታ ኢሜል በጣም ትልቁን ወሳኝ የሆነ መረጃ ነው። ምክንያቱም በኢሜል አማካኝነት መረጃ ሚስጥራዊ የሆነ መረጃ ሊሆን ይችላል። ሌሎች ማንኛውንም መረጃዎች በአሠልጣኝ አማካኝነት ይላካሉ። እነዚህ የተላኩ መረጃዎችን እዚያ ኢሜል ውስጥ ለብዙ ጊዜ ይቀመጣሉ ማለት ነው። ምንም ሳይበላሹ ስፈልግ ሄጄ እነዛን ኢሜሎች አውርጄ ያንን መረጃ መጠቀም እችላለሁ ማለት ነው። ካልፈለኩ ግን እዛው ጋር ለብዙ ሰዓት ለብዙ አመት ተቀምጦ ልክ እንደ መረጃ ምንጭነቱ ነው ያገለግላል ማለት ነው። ከዚህ በተጨማሪ ሌሎች ዋትሳፕ ለምሳሌ ዋትሳፕ አለ ኢሞ አለ ለምሳሌ አንድ ወንድሜ ውጭ ሀገር ሄዶ ነበር እና ውጭ በሚሄድበት ሰዓት በኢሞ እናወራ ነበር በቀላል ሳንቲም በትንሽ ወጪ ኢሞ ላይ እናወራለን መረጃዎችን እንቀያየር ነበር ማለት ነው። ስለዚህ እነዚህን መተግበሪያዎች እኔ ሁሌ የምንጠቀመው

የማንቂያ ሰዓት ትጠቀማለህ ይላል እንግዲህ ያው የማንቂያ ሰዓት ብዙ ጊዜ እጠቀማለሁኝ። በተለይ ማታ በምተኛበት ሰዓት ለምሳሌ ማታ ላይ። በጊዜ ተኝቼ ስድስት ሰዓት ላይ ሰባት ሰዓት ላይ ወይ ስምንት ሰዓት ላይ የሆነ ስራ መስራት ብፈልግ ማንበብ ብፈልግ። የተለያዩ ስራዎችን መስራት ብፈልግ የማንቂያ ሰዓት እጠቀማለሁ ማለት ነው። ከዚህ በተጨማሪ ጉዞ ወደ አዲስ አበባ ማደርግ ከሆነ ወደ ባህር ዳር ወደ ሌሎች ቦታዎች ጉዞ ማድረግ ከሆነና ቲኬት ቀድሜ ቆርጨ ጠዋት አስራ ሁለት ሰዓት ወይ አስራ አንድ ሰዓት ላይ። የመነሻ ሰዓት ከሆነ ቀድሜ አስር ሰዓት ላይ በመነሳት እንድነሳ አላርም ወይም ደግሞ የማንቂያ ሰዓት እጠቀማለሁ ማለት ነው። ስለዚህ ያ የማንቂያ ሰዓት በምፈልገው ሰዓት። እንድነቃ ከእንቅልፌ እንድነቃና ከተኛሁበት ተነስቼ ስራዬን እንድቀጥል የሚያደርግ ስለሆነ እጠቀማለሁ ማለት ነው። እና አንዳንዴ አንዳንድ ሰዎች ተኝተው ከስራ የሚቀሩበት ከትራንስፖርት የሚስተጓጎሉበት በተለይ በተለይ የማንቂያ ሰዓት የሚያስፈልገው ትራንስፖርት ላይ ነው። ትራንስፖርት በሰአቱ ካልደረስነ መኪናው ቆሞ አይጠብቀንም ስለዚህ በሰአት ተነስተን ከሚነሳበት ሰዓት የተወሰነ ቀደም ብለን እዛ መደስ አለብን። እና ስለዚህ እጠቀማለው ማለት ነው። እንደውም አንዴ የሆነ ጊዜ በጣም ደክሞኝ ስለነበረና የማንቂያ ሰአቱን በትክክል ስላልሞላሁትኝ። ከደብረ ማርቆስ አዲስ አበባ ለመሄድ። መኪና ቆርጬ አጋጣሚ ተኝቼ ሳልነሳ ሂጄ ሂዶብኛል። መኪናውና ልክ አስራ ሁለት ሰዓት አካባቢ አስራ ሁለት ተኩል አካባቢ ስነቃ። ቀን እኩል ሆኗል ነግቷል መኪናውም ሄዷል ማለት ነው። በዛ ሰዓት ስልኮችም ተደውለዋል ብዙ ስልኮች ከመኪናው ተደውለዋል እኔም በጣም ከመንገድ የመጣሁት ስለነበረ ተኝቼ አልሰማኋቸውም። በዛ ምክንያት አልፎኝ በሌላ ትራንስፖርት ሄጃለሁ ማለት ነው። ወደ አዲስ አበባ ስለዚህ እንደዚህ አይነት አጋጣሚዎች አሉ። ብዙ ጊዜ ሰዎች መነሳት ከሚገባቸው ሰዓት ዘግይተው ይነሱና ሰርቪስ ያመልጣቸዋል። ሰርቪስ ካመለጣቸው ደግሞ ላላስፈላጊ ወጪ እንግልት ነው የሚዳረጉት ማለት ነው። ምክንያቱም ለምሳሌ እኔ በሰርቪስ ወደ ስራ ቦታ ብዙ ጊዜ አንድ ሰዓት ተኩል ላይ እገባለሁ። ግን አንድ ሰዓት ተኩል ላይ ካልደረሱኝ ሰርቪስ ያመልጠኛል ስለዚህ ሰርቪስ ሲያመልጠኝ ደግሞ በራሴ ከፍዬ በትራንስፖርት ነው የምመጣ ማለት ነው። ስለዚህ አንደኛ ኢኮኖሚካሊ ወጪ አወጣለሁ። ሁለተኛ ደግሞ በየመንገዱ በየፌርባታው ስወርድ እቃ ልጥል እችላለሁ። ስልክ ልሰረቅ እችላለሁ። ለመሳሰሉት አደጋዎች እጋለጣለሁ ማለት ነው። እና እንግልቱ በጣም ይጨምራል ስለዚህ ሁሌ ምንድነው ማደረግ ያለበት? ስራ ሚሳብ የሚገባ ሰው የማንቂያ ሰዓት መጠቀም። ከዛ በዛ በማንቂያ ሰዓት ተነስቶ ማድረግ የሚገባውን ቁርሱን። ወደ ሽንት ቤት የሚሄድ ከሆነ ሽንድ ቤት ሄዶ ተጸዳድቶ ጥርሱን ቦርሾ። ፊቱን ታጥቦ ሰውነቱን ታጥቦ ልብሱን ቀይሮ ቁርሱን በልቶ ወደ ስራ መሄድ አለበት ማለት ነው። ስለዚህ የማንቂያ ሰዓት ያስፈልጋል። ከዚህ በተጨማሪ የማንቂያ ሰዓት ከተለያዩ ሰዎች ጋር ቀጠሮ ልንይዝ እንችላለን። ለምሳሌ ነገ ስምንት ሰዓት እንድንገናኝ ተባብለን ከጓደኛዬ ጋር ቀጠሮ ሊንይዝ እንችላለን። ስለዚህ ያ ቀጠሮዬ በቀጠሮዬ መሰረት ለመገኘት የማንቂያ ሰዓት እጠቀማለሁ ማለት ነው። ስለዚህ ልክ ነገ ስምንት ሰዓት ተኩል ላይ ቀጠሮ አለብኝ። በስልኬ ወይም በሰአቴ እሞላለሁ ማለት ነው። ስለዚህ እሞላለሁ ልክ ያ ድምጽ እኔን ያነቃኝን። አስታውሼ ወደምፈልገው ቦታ እሄዳለሁ ማለት ነው። ስብሰባ ሊኖርብኝ ይችላል ለምሳሌ ዛሬ ስብሰባ የዲፓርትመንት ስብሰባ ቢኖር። የኮሌጅ ስብሰባ ቢኖር ወይም ደግሞ በአጠቃላይ የዩኒቨርሲቲ ስብሰባ ቢኖር። በዛ ካሄጄ በሰአቱ እንድገኝ የማንቂያ ሰዓት እሞላለሁ። ስለዚህ ልክ ያቺ አላርሟ ወይም ደግሞ የማንቂያ ሰአቷ ስትጮህ እኔ ቀድሜ አስር ደቂቃ ሃያ ደቂቃ ከዛ ቀድሜ መድረስ አለብኝ ማለት ነው። ከደረስኩኝ በኋላ መረጃ የምፈልገውን መረጃ ቀያየራለሁ አገኛለሁ ወይም ሰበስባለሁ ማለት ነው። ስለዚህ የማንቂያ ሰዓት ብዙ ጊዜ ሰዎች ይረሳሉ በማስታወሻ ይጽፋሉ። አላርም ይሞላሉ ወይም ደግሞ የማንቂያ ሰዓት ካልተጠቀሙ። የመርሳት ፀባይ አለ ወይ? ስለዚህ ከረሱ ደግሞ መስራት የሚገባቸውን ስራ ሳይሰሩ ይውላሉ ማት ነው። ላያስታውሱት ይችላሉ ስለዚህ ይህንን ነገር ማስተካከል አለባችሁ ማለት ነው።